የስልክህ ባትሪ ምን ያህል ይቆያል? የስልክን ባትሪ እስከ ድሮ እስከ አንድ ቅን ሙሉ ይቆይ ነበረ አሁን ግን ስገነዘበው ከሁለት ሰዓት እስከ አራት ሰዓት ብዙ አይቆይም። ምክንያቱም ባትሪን ትራ ደጋግሞ ስለሚሞቅ እንደዛ ነገር አይነት

አዎና እንዴ አዎ በፈሃም ነው የምናብሰው። እኔ ከተወለድኩት ድረስ ካሁንም በፋም ነው የምትጠቀመው። አንዳዴ ኤሌክትሪክን ብትጠቀምም ፋም ግን ወሳኝ ነገር ነው። ምክንያቱም ሁሌ መብራት አታገኛትም። እና ፋም እያበሰልን ሽሮ እያወከን ነው የምንበላው። እና በአበሳ ጥሩ ነገር ስለሆነ በሽሩሃችን እያበሰልን ነው የምንጠቀመው

እኔ ልብሴን የምጠው ጊዜ ብዙ አደለም ምክንያቱም የምጓዘውም የማደርገውም ነገሮች ሁሉ ስታየው በጊዜ ላይ የምንጠቅመው ጥቅም ስላለ። ልብሶቼን በወር አንዴ ነው የማጥበው። ምክንያቱም እውል ጊዜ ስለማላገኝ። እናም ብዙ ውሃ ስለሌለኝ ብቻዬን ስለምኖር ለዛ ብዙ ጊዜ አልጠቀምም። እና በወር አንዴ ነው

እኔ ብዙ እንትን ውስጥ ሳለሁኝ መዝናናት በጣም እፈልግ ነበር። እና ከጓደኞቼ በቻልኩት እኔም ብዙ ተግባቢ ባልሆነም ግን በቻልኩትን ለመዝናናት ከጓደኞቼ ያለኝ ሁሉ አሟጥጬ እጠቀም ነበረ። እና ግንኙነቶቼ የነበረኝ ከእሳቸው ማረጋቸው አንዳንድ ጥሩ ጥሩ ነገሮች እንዳደርግ

በትርፍ ጊዜ ማሳለፊያዬ ኮንዶሚኒየም እንደ ፑል ከረምቡላ ያሉ ነገሮችን ሁሌ በዘውትር ነው የምጠቀመው። ምክንያቱም እዛ ላይ ትንሽ ዘና እንዲያረገኝ የሚያደርጉኝ እነዚህና ኳስ ማየትም በተደጋጋሚ አደርጋለሁ። እና በጣም እንጂ ስለሚያደርገኝም የእንግሊዝ ፕሪሚየር ሊግ ስፔሻሊ በጣም እወዳለሁ

አዎ የሞባይል ዳታ ሁሌ ነው የምጠቀመው ምክንያቱም ኦንላይን ተጠቃሚ ነኝ የተለያዩ ኢንፎርሜሽኖች ለመግኘት ኒውስ ዜናዎች ብዙ ስለምጠቀም የቻልኩትን ሁሉ በዳ ታ ሞባይል ስለምጠቀም ይሄን እንድጠቀም ስላደረገኝ። የማደርጋቸው ነገሮችን እንዳሉ ስለምጠቀም ጠቃሚውንም ጎጂ ነገር ለማየት የቻልኩትን ነው

ተፈትኜ ነው የተቀጠርኩኝ ፈተናዎችን እወዳለሁ ምክንያቱም ሁሌ ስለማጠና ደስ ዘና ምንም እኔ አፍሬ አላውቅም። በቻልኩት አጠናና ጠናና ከሰው ጋር ተግባብቼ እንድስራ በማድረግ። ስራወችን እንድሰራቸውና ብዙ ጥሩ የሆኑ ነገሮችን እንድጠቀም ያደርገኛል።

ደጁንስ ያልሆነም ብዙ ባልወድም ግን እጠቀማለሁ። ግን ቱታ አይነት ነገር ግን በጣም ነው ደስ የሚለኝ ሁሌ ሳየው ስጋነዘበው እኔም የሚያረገኝ ነገሮች ሁሉ እንድረዳ ያለብኝ። ደስ የሚል ነው እና እኔ ቱታ ነገር ምናምን እወዳለሁ። እኔም እንድጠቀምና ሰዎች እንድትጠቀሙ በማድረጋቸው ነገሮች

አዎ በእንጨት እሳት ማብሰል እወዳለሁኝ ሁሌ ምክንያቱም እዚህ ላይ መብራት ስለሚቆራረጥ መብራት ብዙ ስለሌለ ሁሌ የማደርገው ነገር ነው። ምክንያቱም ሰዎችን እንዳያረጋቸው እንዳያደርግ በማድረግ ሁሌ እንደም ነገሮችን እንዳደርግ ስለሚጠቅመኝ፥ እንጨትም ስለምንጠቀም እኛ ላያ ያ ብዙ እንጨት ላይ ስላለ ሁሌም እንዲህ እናደርጋለን።